ኦ በጣም የሸክላ እቃዎች በሸክላ እቃዎች መመገብ በጣም ያስደስተኛል ለምን? በላስቲክ ወይም በብረት ከመመገብ ይልቅ የተሻለ ንጽህና ያለው ሆኖ ስለሚሰማኝ ሸክላ እቃዎችን በጣም እወዳለሁ እዛ ላይ ምግብ ያጣፍጣል ሸክላ እቃ። በተለይ በእኛ ባህል ኢትዮጵያን ወጥ የምንሰራው በሸክላ ነ፤ እንጀራ የምንጋግረው በሸክላ ነው። የምናቀርበው ሳህንም ሸክላ ነው። ኤኒ ዌይስ ሸክላ ሲያበስልም ጥሩ ጣዕም ለምግብ ይሰጣል። እንወዳለን ለማንኛውም ኢትዮጵያውያን በጣም ሸክላ እንወዳለን፤ ሸክላ በጣም ነው ያስደስተናል በሸክላ መመገብም፣ መጠቀምም።

ሳህኖችን ማጠብ እወዳለሁ መታጠብ ያልከው ምናልባት ማጠብ ለማለት ሊሆን ይችላል። ሳህኖችን ማጠብ በጣም እወዳለሁ ከበላሁ በኋላ በአስፈላጊ ሰዓት ሁሉ ሳህኖች አጥቤ ለመመገብ ስፈልግም አጥባለሁ። ሳህኖችን ማጠብ ያስደስተኛል በርግጥ ይሄ የሴት ስራ ነው። በእኛ ባህል

እኔ የትንሳኤ በዓልን እወዳለሁ። የክርስቶስን የትንሳኤ በዓል፣ ክርስቶስ ለኛ ሞቶ ህይወትን የሰጠበት በዓል በመሆኑ የትንሳኤን በዓል ከሚገባው በላይ በጣም እወዳለሁ። ትንሳኤ ሲደርስ በጣም ደስ ይለኛል። በሁለተኛ ደረጃ እንቁጣጣሽ ደስ ይለኛል። አመት ሲለ አመት መለወጫም ስለሆነ እንቁጣጣሽ በዓልም ደስ ይለኛል። ጊዜውም ሁሉ ነገሩም ደስ ስለሚሉ ወፎቹ አበባው ምኑም ደስ ስለሚል እንቁጣጣሽን በጣም ወደዋል።

በምን ትመገባለህ ስትለኝ መመገቢያ እቃውን ከሆነ በሽክላ እቃዎች ብዙ ግዜ መመገብ እመርጣለሁ። ሹካ ማንኪያ እጠቀማለሁ። ለፓስታ ከሆነ እንጀራ ከሆነ ደግሞ በእጄ ነው የምመገበው በትሪ ወይም በሳህን ከቀረበ በኋላ በእጄም እመገባለሁ ይኸው ነው።

ኢንተርኔት አለኝ ዳታ በየቀኑ ዴይሊ እንትንም እገዛለሁ ወይ ደግሞ የሳምንት ገዝቼ እጠቀማለሁ። አንዳንድ ጊዜም የሶስት ወር ገዝቼ እጠቀማለሁ በዛ ኢንተርኔት እጠቀማለሁ። አዎ በተለይ በዚህ ሰዓት ያለ ኢንተርኔት መኖር ከባድ ስለሆነ ኢንተርኔት አለኝ

መብረቅ ፈራ ነህ ወይ ሳይሆን የሚባለው መብረቅ ፈሪ ነህ ወይ ነው የሚባለው? መብረቅ ድንገት እንትን ካለ እደነግጣለሁ እንጂ አልፈራም። አስቀድሞ ብልጭ ሲል ስለማይ ከብዙም ፍርሃት አይሰማኝም። ካላየውና ድንገት ከጮኸ ግን እፈራለሁ በእደነግጣለሁ እንጂ ብዙ ፈሪ አይደለሁም

እኔ ያለሁት ከተማ ውስጥ ስለሆነ በቅርብ ቀርከሃ የለም ግን አንዳንድ ሰዎች ግቢ ውስጥ ያድጋል። ወጣ ብሎ ገጠር ግን በደንብ ያድጋል። ቀርከሃ በተለይ በምንጮች አካባቢ በወንዞች አካባቢ። እኔ ካለሁበት አስር ሃያ ኪሎ ሜትር ያሉ ገጠሮች ላይ በሚገባ ያድጋል በጣም በብዛትም ሲያድግ አይቻለሁ። ወንዞች አካባቢ

ለፀጉሬ አንዳንድ ጊዜ ቀለም ፀጉሬን እቀባለሁ ፀጉር ቤት እሄዳለሁ ፀጉሬን እስተካከላለሁ። ከዛ ውጪ ግን ምንም አይነት መዋቢያ ለፊቴ ወይም ለገላየ አልጠቀምም። ምናልባት ሽቶ እንደመዋቢያ ከተቆጠረ አንዳንድ ጊዜ ሽቶ ወይም ዶዶራንት እጠቀማለሁ። ከዛ ውጪ አልጠቀምም

ጥያቄ ቤትህን በምን ያህል ጊዜ ታጸዳለህ ይመስለኛል? በየቀኑ ቤት እጠርጋለሁ ወለውላለው። ማጠብ ያለብኝን ነገር አጥባለሁ። ሶው በየቀኑ ቤቴን አዘዳለሁ ምክንያቱም አቧራ ስለማልወድ አፍንጫዬንም ስለሚያመኝ ማለት ነው

ፎቶ ማንሳት እወዳለሁ ግን ብዙ ጊዜ ተከታትዬ ፎቶ አላነሳም አልፎ አልፎ ፎቶ አነሳለሁ። ቆንጆ ሙመንቶች ላይ ስሆን ወይም ደስ የሚል ነገር ሳገኝ ፎቶ አንስቼ መያዝ እወዳለሁ። የፎቶ ማንሳት ሙያው ግን የለኝም አሁንም ሞባይሎች ፎቶ ማንሳት ስለሚችሉ ጥሩ ነገሮች ሳይ በሞባይል ፎቶ አነሳለሁ።

ዝናብ ሲዘንብ ቤት ውስጥ ከሆንኩኝ ለሙቀት የሚሆኑ ነገሮችን ወይ ከሰላያ ይዤ ወይ ደግሞ ስቶቫ ሞሙቄ ሸት ካለ ሸት ጠብሳለሁ። ወይም ደግሞ ትኩስ ነገር አፍልቼ ለመጠጣም እሞክራለሁ እንደ ቡና አይነት ነገር ከዛ ውጪ ምንም አላደርግም

ውሳኔ መስጠት። እችላለሁ አሁን አሁን በደንብ መወሰን ለምጃለሁ ውሳኔ ባለመስጠቴ ብዙ የተጎዳኋቸው ነገሮች ስለነበሩ በፊት በፊት ውሳኔ መስጠት ላይ ትንሽ ላጋ አደረግ ነበር። ወይም እዘገይ ነበር አሁን ግን እፈጥናለሁ ለምን? ውሳኔ ሳይሰጡ መዘግየት የሚያስከፍለውን መስዋዕትነት አይታለሁ

ሙዚቃ በፊት በጣም ፈንኪ ሙዚቃዎች ይወድ ነበር ትልልቅ የዳንስ ሙዚቃዎች። አሁን ግን በጣም ቅዝቀዝ ለስለስ ያሉ ሙዚቃዎችን እወዳለሁ የነ ማንሃተን አይነት ሻይኒንግ ስታር የሚለውን የነ ማይክል ቦልተን ሶል ፕሮቫይደር እንደዛ አይነት ሙዚቃዎች ይወዳል። ከሀበሻም አንዳንድ ቆንጆ በተለይም ዳኛቸውን ለምሳሌ ደግሞ በአይን የመጣህ የሚለውን እወደዋለሁ። የመሰሉ ፈንታውንም አለም ጂናና የሚለውን ወዷል። እንደዚህ እንደዚህ አይነት ሙዚቃዎች

እንጨት እሳት ማብሰል በደንብ አውቃለሁ እንጨት ላይ ጥዶ ማብሰል ብዙ ጊዜ የሞከርኩትና ውጤታማ የሆነልኝ ነገር ነው። በቀጥታ እንጨቱ ላይ ባይሆንም እንጨቱን ካነደድኩ በኋላ እሱ ላይ ወይ ደስት ወይ ምጣድ በመጣድ ምግብ አበስላለሁ። ይሄ ማንኛውም ኢትዮጵያዊ

እኔ የጧት ሰው ነኝ ብዬ ማለት እችላለሁ የጧት ሰው ነኝ ለምን ጧት በጣም ንቁ ነኝ ብዙ መስራት እችላለሁ። በጧት በጣም ጥሩ ስሜት ላይ ነው የምሆነው። ከመሸ በጊዜ ስለምተኛ የማታ ሰው አይደለሁም ይደክመኛል ወዲያው እንቅልፌ ይመጣል። ሶ እኔ የጧት ሰው ነኝ ጧት ላይ በጣም አሪፍ ነኝ።

ባዶ እግር መራመድ ልጅ ሆኜ ጫማ ስላልነበረኝ በባዶ እግር እሄድ ነበር። አሁን እንኳን በጫማ ነው የምሄደው። ዞሮ ዞሮ አውቃለሁ። በባዶ እግር መራመድ ምን እንደሚመስ፣ ምን ስሜት እንዳለው አውቃለሁ። አሁን አሁን አንዳንዴ ጤና ባለሙያዎች በባዶ እግር አፈር ላይ መራመድን ይመክራሉ። ስለዚህ ሆም ብዬ አንዳንድ ጊዜ ጫማን አውልቄ በባዶ እግር መሬት ላይ እራመዳለሁ።

መስታወት ቤቴ ስለሌለ መስታወት አልጠቀምም ምናልባት አንዳንዴ ወንድሞቼ ቤት ሲሄድ መስቶ ተጠቀማለሁ። ወይም ጓደኞቼ ጋር ካለ እቤታቸው ሲሄድ መስቶ ተጠቀም እንደሆነ ነው። እንጂ ራሴ መስቶት ገዝቼ የምጠቀመው መስቶት የለኝም። በመስቶት ምንም ጊዜ አላጠፋም አለች እላለሁ

ጠዋት ላይ በመጀመሪያ ቢሮ እንደገባው ማደርገው ማስታወሻዬን ማየት ነው ከዛ የሚፈረሙ ነገሮችን ካሉ መፈረም ነው። ያልተከፈሉ ክፍያዎችን መክፈል ነው። ሰራተኞች ምን እንደ እየሰሩ እንደሆነ ስራ በአግባቡ እየሄደ እንደሆነ መቆጣጠር እና የጎደሉ ነገሮች ካሉ እንዲሟሉ ማድረግ የምችለውን ሁሉ ማድረግ

የሚሰራ ስራ ስትል ምን አይነት ለምሳሌ ዳንቴል አልሰራ መቼም ወንድ ነኝ ሴት አይደለሁም። ኪሮሽ ይዤ ፈትልም አልሰራ አልቋጭም። በእጅ የሚሰራ ስራ በኢትዮጵያ ባህል ብዙም ወንዶች አንሰራም ሴቶቹ ናቸው በእጃቸው ዳንቴል ኪሮሺ ይዘው የሚሰሩት ሌሎችም ስራዎች የሚሰሩት። በርግጥ የወንድ ስራዎች አሉ በእጅ የሚሰሩ ብዙ ስራዎች እኔ ግን የእጅ ስራ አልሰራም የቢሮ ስራ የጽሁፍ ስራ ነው። በአብዛኛው ስራዬ እዛ ላይ ነው የማተኩር